የህዝብ ማመላለሻ ማመላለሻ ትጠቀማለህ ለሚለው? አዎ እጠቀማለሁ ምክንያቱም ያው ካለንበት አንፃር ምክንያት የራስ መኪና ሊኖር ስለማይችል። ብዙውን ጊዜ በአውቶቢሶች በሚኒባሶች ነው ከቦታ ቦታ የምንንቀሳቀሰው እና የህዝብ ማመለልሻ እጠቀማለሁ

በእኛ ሀገር ሰርግ በጣም አስፈላጊ የሆነ ነገር ነው። ምክንያቱም አንድ ወንድና አንድ ሴት ሲጋቡ ያ ሰርግ ይባላል እና የሚከናወነው ደግሞ በጣም አሪፍ በሆነ መልኩ በባህላዊ መንገድ ነው። እንዲሁም ደግሞ ባህላዊ ምግቦች ባህላዊ መጠጦች ይዘጋጃሉና። የኛ ባህላችን ሰርግን እንደዚህ ነው የሚከናወነው

በእኛ አካባቢ ሌብነት በጣም እየተንሰራፋ ያለ የስራ ዘዴ አድርገው ይቆጥሩታል። እና ሌብነት በአብዛኛው የኛ ማህበረሰብ ተወዳጅነት የለውም። እና የሌብነት የሚከናወነው ደግሞ ነገሮችን የተለያዩ ባህላዊ መድሃኒቶችን በመጠቀም በማደንዘዝ ነው። እና ማደንዘዝ አልወድም

በእጅ መሸመን በጣም አሪፍ ስራ ነው። ምክንያቱም ባህላዊ ልብሶችን የምናዘጋጀው በዛ ስለሆነ ነው። እና ብዙን ጊዜ የተለያዩ ባህላዊ ለአልባሳት የሚሰሩት በሽመና ነው። እና በእጅ መሸመን በጣም አሪፍ ነገር ሆኖ ነገር ግን እኔ አልችልም

የትውልድ ከተማዬ አብዛኛውን ጊዜ ያው ዳንግላ ብዬ ነው የምጠራው። ነገር ግን እኔ ተወልጅ ያደኩት ገጠር ስለሆነ፤ ብዙ ጊዜ የኖርኩት ገጠር ነው። እና ከተማ የሚባል አይደለም። ትንሽ ከከተማ ራቅ ያለ ቦታ ነው ያለው። እና "የትውድ ከተማዬ የት ነው?" ተብሎ ከተነገረ፤ እኔ ትውልድ ከተማ የለኝም። ገጠር ነው የተወለድኩት።

ጠዋት በጣም በማለዳው ተነስቼ ብዙ ነገሮችን አከናውናለሁ ከእነዚህም ውስጥ ስፖርት መስራት ቁርስ ማብሰል እንዲሁም ደግሞ ቁርስ መመገብ ራስን ሻወር መውሰድ እንዲሁም ንጽህናን መጠበቅ ከስራ በፊት የማደርጋቸው ነገሮች ናቸው

ጠዋት ብዙን ጊዜ ምግብ እመገባለሁ ምክንያቱም በጠዋት የተመገብነው ምግብ በጣም አሪፍ ነው ራሳችን ነቃ ብለን ወደ ሌላ ስራ እንድንገባ ያደርጋል። እናም በዚህ የተነሳ ጠዋት ላይ ምግብ እበላለሁ። እና ከእነዚህ ምግቦች መሃል እዚህ አካባቢ ያው ዳቦ ነው የምመገበው ዳቦ። አንዳንድ ጊዜ ደግሞ ሩዝ እበላለሁ

መስኮት ብለን የምንጠራው በተለያዩ በቤት እንዲሁም በመኪና በባሶች ላይ ለንፋስ ማስገቢያነት የምንጠቀምባቸው፤ የተወሰኑ ከበር ጠበብ የሚሉ ነገሮች ናቸው። እና የተለያዩ ጊዜ ሙቀት በሚበዛበት ሰዓት ንጹህ አየር ለመቀበል በመስኮት ጎን መቀመጥ እወዳለሁ።

አሁን ላይ ከበፊቱ ወይም ከጥንቱ ባህላዊ ሁኔታዎች አንፃር ጫማ ማድረግ ወይም ጫማ መልበስ የተለመደ ነው። ምክንያቱም አብዛኛው የአለማችን ማህበረሰብ ጫማ አድርጎ ነው ሚንቀሳቀሰው። እና እኔ የምወደው ጫማ ደግሞ ሽፍን ጫማ ቢሆን እወዳለሁ። ምክንያቱም ደግሞ የተለያዩ በሽታዎችን ለመከላከል ሲባል ሽፍን ጫማ እወዳለሁ

ዳቦ ማብሰል ትችላለህ ለሚለው ጥያቄ አንዳንድ ጊዜ አዎ ነገር ግን ብዙውን ሰዓት ያው ሴቶች ስለሆኑ በዚህ ስራ ላይ የሚሰማሩት ዳቦ ማብሰል ይሄንታል በእኛ የተለመደ አይደለም ለወንዶች ነገር ግን አንዳንድ ወንዶች ዳቦ አብስለው ራሳቸውን ያስተዳድራሉ እና ዳቦ ማብሰል ትችላለህ ለሚለው? አልችልም

የሰው ልጅ ከሚያስደስተው ነገር አንዱ ለየት ያለ ነገር ወይም ደግሞ አእምሮን የሚያፈካ ነገር ማየት ለሰው ልጅ በጣም አስፈላጊ ነውና ራስን ለማርካት ወይም ራስን ለማስደሰት ያን ነገር ማድረግ አስፈላጊ ነው። እና ከእነዚህም ከሚያስደስቱን ነገሮች አንዱ ኮከቦችን ሊሆን ይችላል ጨረቃን በማታ እንዲሁም ደግሞ በቀን ደግሞ የተለያዩ ተፈጥሮአዊ ሁኔታዎችን መመልከት በጣም ያስደስታል። እና እኔም ይሄንን ነገር እወደዋለሁ

ጥቅማ ጥቅም ማለት ለራስ የሆነ ለራስህ ምትገለገልበት የራሱን የቻለ የሆነ የራስን ጥቅም የሚሰጥ ነገር ነው። ራስን ምታስተዳድርበት ሊሆን ይችላል ገንዘብ ሊሆን ይችላል። እና ከሌሎች አንፃር ለየት ተብሎ ላንተ የሚሰጥህ ነው። እና ከእነዚህም ውስጥ ደግሞ ትልልቅ ድርጅቶች ላይ በጉቦ በሙስና ሊሆን ይችላል። ጥቅማ ጥቅሞች ሊሰጡ ይችላሉ

በዚች እኛ በምንኖርባት አለም በጣም አሪፍ የሚባሉ ነገሮች አንዱ የቤት እንስሳና የዱር እንስሳት ናቸው። ራስን ለማስደሰት የዱር እንስሳትን መመልከት በጣም አሪፍ ነው። ምክንያቱም በቱሪዝም ዘርፉም በጣም አነቃቂ ሁኔታ እየፈጠሩ ያሉት የዱር እንስሳት ናቸው። እና ከእነዚህ የዶር እንስሳት ደግሞ ለኔ የምወደው እንስሳ አንበሳ ነው

ጾም መጾም ብዙ ጥቅሞች አሉት። ከእነዚህም ጥቅሞች አንደኛ ከሃይማኖት አንፃር ብዙን ጊዜ ሙስሊም ክርስቲያኖች ጾም ይጾማሉ። እና እኔ ደግሞ ያው ክርስትና እምነት ተከታይ ከመሆኔም አንፃር ጾም ጾማለው። በፋሲካ ጾም በገና ጾም እንዲሁም ደግሞ በተለያዩ ጾሞች ጾም እፆማለው አለው

እኔ ብዙን ጊዜዬን በትምህርት ላይ የማሳልፍ ሰው ነኝ። እና በትምህርት ላይ ራስን ከማሳለፍ ደግሞ እየተያያዘ ብዙ ነገሮች አሉ። ከዚህ እነዚህም ውስጥ ደግሞ በእጅ መጽሐፍ ነው እና በእጅ መጽሐፍ መውደድ መቻል አለብን። ምክንያቱም በእጅ መጽሐፍ ለወደፊት ብዙ ነገሮችን ለመጽሐፍ እንዲጠቅመን በእጅ መጽሐፍ መውደድ መቻል አለብን።

ቀለማት ማለት የተለያዩ ነገሮችን የቤት እቃዎችን ቤትን እንዲሁም ደግሞ የተለያዩ ቅርጻ ቅርጾችን የምናሳምርበት ነገር ነው። እና ከእነዚህም ውስጥ ደግሞ በተለይ በብዛት የምንጠቀማቸው ቀለሞች አሉ። ከእነዚህም ውስጥ አንዱ ቢጫ ነው እና እኔ የምወደው ቀለም ቢጫ ነው

ያው እኔ ከዚህ በፊትም እንደተናገርኩት። ገጠር ነው የተወለድኩት እና በእነዚህ መሃል ደግሞ ኤሌክትሪክ ወይም ደግሞ የኤሌክትሪክ መብራት እንደ ከተማ የማይበዛበት አካባቢ ነው እና። በእነዚህም ምክንያት ደግሞ የጨለማ ስራዎች አሉ በማታ የምንሰራቸው ስራዎች አሉ እና። የጨረቃ ብርሃን በጣም አስፈላጊ የሆነበት ቦታ ነው እና የጨረቃ ብርሃን እወዳለሁ

ሻማ በጣም አሪፍ ነገር ነው። ምክንያቱም ከሚሰጠን ጥቅም አንፃር በጣም አሪፍ አሪፍ የሚባሉ ጥቅሞች አሉት። ከእነዚህም ውስጥ የተለያዩ ልደት ለማክበር ሊሆን ይችላል። ህፃናት ልደታቸውን በሚያከብሩበት ሰዓት ትልልቅ ሰዎች ልደታቸውን በሚያከብሩበት ሰዓት እንዲሁም ደግሞ መብራት በማይኖርበት ሰዓት። ለአገልግሎት ስለሚውል ሻማ ማብራት እወዳለሁ

የአየር ፀባዩ ከክረምቱ በበለጠ ሁኔታ የአየር ፀባዩ በጣም እየከፋ ሄዷል እና ከዚህም መሃል ደግሞ በጣም ፀሀዩ በጣም ድርቅ ያለ በጣም ሞቃት የሚሆንበት ሁኔታ እየተፈጠረ ነው። እና ከዚህም በተያያዘ ደግሞ ጥላ ወይስ ፀሀይ ትመርጣለህ? ለሚለው ለራሴ ጥያቄ በአሁኑ ሰዓት ጥላን እመርጣለሁ። በክረምት ሰዓት ደግሞ ፀሀይን እመርጣለሁ

እኔ ራሴን ለማስደሰት በጣም የምትጥር ሰው ነኝ እና ከእነዚህም መሃል ደግሞ ራሴን የማስደስትበት ምክንያት ዘፈኖችን በመዝፈን መዝሙሮችን በመዘመር በማንጎራጎር እንዲሁም ደግሞ የተለያዩ ስራዎችን በመስራት ራሴ ትርፍ ሰአቴን አሳልፋለሁ እና ትወዳለህ ለሚለው አዎ እወዳለሁ።

ልብሶች ለምዘበሰበ በስርዓት የተቀመጡ ናቸው ምክንያቱም ንጽህና መጠበቅ አስፈላጊ ስለሆነ ወይም ደግሞ እስከሆነ ድረስ ልብሶችን በስርዓት ማስቀመጥ አሪፍ ነገር ነው። እና ከዚህም ጋር የተያያዘ ደግሞ ልብሶችን በንጽህና ስትይዝ ጤንነትን ትጠብቃለህ። እንዲሁም ደግሞ የተለያዩ የውበት እንዲሁም ደግሞ ያለአባበስ ስርዓት ይኖርሃል።

በአደባባይ መናገር አሪፍ ነገር ነው ምክንያቱም በራስህ እንድትተማመን ደፋር እንድትሆን መናገር ችሎታ እንዲኖርህ ያደርጋል። እና ግን እኔ ብዙን ጊዜ በአደባባይ መናገር አልችልም። ምክንያቱም ከዚህ በፊትም አድርጌው ስለማላውቅ መናገር አልችልም

በቀን ውስጥ ምግብ ምንመገብባቸው ሰአቶች አሉ ከእነዚህም ውስጥ ደግሞ አራት አይነት ሰአቶች አሉ አንደኛ የቁርስ ሰዓት ነው። ሁለተኛ ደግሞ ምሳ ሰዓት ነው። ከእኩለ ቀን አካባቢ ሶስተኛ ደግሞ መክሰስ ሰዓት ነው መክሰስ ሰዓት ማለት ምሽት አካባቢ ከአስር ሰዓት እስከ አስረአንድ ሰዓት አካባቢ። ሌላውም ደግሞ እራት ነው። እና መክሰስ የምወደው ነገር ዳቦ ብትጠቀም ደስ ይለኛል

በዚህ ዘመናዊ ጊዜ በሆነበት ሰዓት ዘመናዊነትን መጠቀም መቻል አለብን። ከእነዚህ ዘመናዊነትን ከሚጠቅሱ ነገሮች ማለት ነው። አንዱ እና ዋናው ነገር ሶሻል ሚዲያ መጠቀም ነው። እና ሶሻል ሚዲያ ውስጥ ደግሞ አንዱ ኢሜል እንዲሁም ደግሞ ቴሌግራም ዋትሳፕ ኢንስታግራም ምናምን የሚባሉ አሉ። እና እኔ በኢሜልን ብዙም ባልጠቀመውን ግን በቀን ውስጥ ቢያንስ አንዴ ሁለቴ መልእክት እላላካለሁ

ገንዘብ መቆጠብ ለሰው ልጅ በጣም አስፈላጊ ሁኔታ አለው። ምክንያቱም ለወደፊት ህይወቱ ለወደፊት ስራው እንዲሁም ደግሞ ቤተሰቦቹን ለምሳሌ ሊታመሙ ይችላሉ፤ እና ለወደፊት አገልግሎት ሲባል ገንዘብ መቆጠብ አሪፍ ነው። እና እኔ ደግሞ ከዚህ ተጠቃሚ ሰዎች አንዱን ነኝ። ገንዘብን በአግባቡ እቆጥባለሁ እጠቀማለሁ።

ወጣት ሽማግሌ ህፃን ሳይል ንጽህና መጠበቅ በጣም አሪፍ ነገር ነው። ምክንያቱም ንጽህናን በጠበቅን ሁኔታ ጤንነታችንን እንጠብቃለን ጤነኛ ስንሆን ደግሞ ስራችን ባግባቡ እንሰራለን። ከእነዚህም መሃል ደግሞ ንጽህና መጠበቅ ሲባል አንዱ ፀጉር መንከባከብ ነውና ፀጉር መንከባከብ እወዳለሁ

የቤት እንስሳ አለህ የሚለው ጥያቄ በጣም አሪፍ ጥያቄ ሊሆን ይችላል ምክንያቱም መረጃ ለመሰብሰብም ያህል የቤት እንስሳ መኖር በጣም አስፈላጊ ነው። በአገራችን ላይ በጣም ብዙ አሉ ከሚባሉ ነገሮች መሃል ለኢኮኖሚ ለገበያ የቤት እንስሳ አሪፍ ነገር ነው። እና የቤት እንስሳ አለህ ለሚለው ጥያቄ አዎ አለኝ

ከቤት ስራ ምን ያህል ይርቃል የሚለው እንደሁኔታው ይለያያል ምክንያቱም ስራ የሚሰራበት ሁኔታ በጣም ይለያያል። ለምሳሌ በድርጅቶች ውስጥ መስራት ሊሆን ይችላል ከተለያዩ ከመንግስት መስሪያ ቤቶች ተቀጥሮ መስራት ሊሆን ይችላል እንዲሁም ደግሞ በግል ልንሰራ እንችላለን። ያው በግል ስል በቤት ውስጥ ማለት ነው እና በድርጅቶች ውስጥ ስንሰራ እርቀት ሊኖረው ይችላል።

በጧት እለታዊ ተግባር ሊኖረን ግድ ነው። ምክንያቱም ጧት ላይ ነው አላማችንን እንዲሁም ደግሞ ተግባራችንን የምንወስነው ውሏችን ምን ይመስላል? የሚለውን ነገር ቅድመ ግምት ሰጠን የምንንቀሳቀሰው ጠዋት ላይ ነው። ቁርስ ከተመገብን እንዲሁም ደግሞ ጾም ሲሆን ደግሞ ያው በጧቱ ተነስተን ከተጣጠብን በኋላ የውሏችንን ተግባር እንተነብያለን

የተለያዩ ሀገሮች የራሳቸው የሆኑ ባህሎች አሏቸው። ግን ኢትዮጵያ ውስጥ የራሳችን የሆነ ደግሞ ልክ እንደሌሎች ሀገራት የራሳችን የሆነ ባህል አለን። ከእነዚህም ውስጥ ደግሞ መረዳዳት መበረታታት እርስ በእርስ መወቃቀስ። ጥፋት በሚኖርበት ሰዓት መወቃቀስ ማስታረቅ ሊሆን ይችላል እና ሌሎችም ማበረታታት እችላለሁ። ምክንያቱም ባህላችን ስለሆነ

ሳሙና ማለት ገላችንን ስንታጠብ ፀጉራችንን ስንታጠብ የምንጠቀመው የቆሻሻ ማስለቀቂያ አሪፍ ዘዴ ነው። እና ምን አይነት ሳሙና ትጠቀማለህ ለሚለው? ለገላ የራስ የቻለ አለ ለፀጉር እንዲሁም ደግሞ ለፊታችን በምንታጠብበት ሰዓት የራሱን የቻለ ሳሙና አለ። እና ለፊታችን በምንጠቀምበት ሰዓት ለስላሳ ሳሙና ቢሆን ይመከራል። ከገላና ከፊት አንፃር

ማታ ከስራ በኋላ ብዙ የሚደረጉ ነገሮች አሉ። ከእነዚህም ውስጥ ደግሞ ያው የግል የሚሰራ ሰው ወይም ብቻውን የሚኖር ሰው። እራት መስራት መቻል አለበት እራቱን ሰርቶ በልቶ ነው መተኛት ያለበት። እንደዛ ካልሆነ ደግሞ ያው ስራ ሲደክም ስለዋለ ሊጎዳ ይችላል። እና ከስራ በኋላ እራት ሰርቶ መብላት ነው።

አንድ ሰው በህይወት ዘመኑ ሲኖር ማድረግ ያለበት ብዙ ነገር አለ ከእነዚህም ውስጥ ራሱን ንጽህናውን መጠበቅ። እንዲሁም ደግሞ ራሱን መንከባከብ መቻል አለበት። ከእነዚህም ውስጥ ማብሰል መቻል የሚለው ዋነኛው ነው ምክንያቱም አብስሎ ካልበላ ሊጎዳ ይችላል። እንዲሁም ደግሞ ንጽህናውን ላይጠብቅ ይችላል እና አብስሎ መመገብ ጤነኛ የሆነ አመጋገብ ስርዓት መኖር አስፈላጊ ነው

በዚህ በምንኖርባት አካባቢ ዋይፋይ መጠቀም በጣም አስፈላጊ ነው ብዬ እስባለሁ። ኢንተርኔት አስፈላጊ እስከሆነ ድረስ። ሞባይል ዳታ ያው ከገንዘብም አኳያ በጣም ብዙ ወጪ ስለሚያስወጣ ዋይፋይ መጠቀም ያዋጣል ብዬ አስባለሁ። ከቴሌ ኮሚኒኬሽኖች ዋይፋይን በማስገጠም ዋይፋይ መጠቀም አሪፍ ነው

ቤት ውስጥ የሚኖር ሰው ልጅ በሙሉ የሚጠቀማቸው የተለያዩ እቃዎች አሉ፤ እነዚህም ብዙን ጊዜ የቤት እቃዎችን ነው የሚጠቀሙባቸው። ለምን ምግብ ማብሰያነት፣ ለምን መገቢያነት ደግሞ የተለያዩ ስራዎችን ለመስራት፣ ቤትን ለማስገጥ የሚጠቀምባቸው የቤት እቃዎች አሉ። ከእዚህም ውስጥ በሀገረኛ ጭልፋ የሚባል እቃ አለ። ያን እንጠቀማለን

በፍጥነት መተየብ ትችላለህ ለሚለው ጥያቄ? አዎ ነው መልሴ ምክንያቱም። የኢንተርኔት ውድነት ባለበት ሰዓት ላይ በፍጥነት መተየብ ካልተቻለ ምንም አዋጭነት ሊኖረው አይችልም። ስለዚህ ከስራም አኳያ ፈጣን ለውጥ ለማምጣት በፍጥነት መተየብ አስፈላጊ ነው ብዬ አስባለሁ።

የአካል ብቃት እንቅስቃሴ በጣም አስፈላጊ ነው። ምክንያቱም ለተለያዩ ለሰውነት ቅርጽ ማስተካከያነት ለጤንነት እንዲሁም ደግሞ ለተለያዩ ብዙ ጥቅሞች አንፃር የአካል ብቃት እንቅስቃሴ ማድረግ አስፈላጊ ነው። እኔም ደግሞ በበኩሌ የተለያዩ የአካል ብቃት እንቅስቃሴዎችን አደርጋለሁ ለምሳሌ ሩጫ መሮጥ። እዛው ባለሁበት ላይ የሶም ሶማ ሩጫ ማካሄድ አሪፍ ነው

ኢትዮጵያ ውስጥ ብዙ በዓላት አሉ የሚከበሩ በሙስሊምም በክርስትና እምነትም ብዙ የሚከበሩ በዓላት አሉ። በሙስሊም መውሊድ፣ አረፋ የመሳሰሉ በዓላት አሉ። በክርስትና ደግሞ አዲስ አመት ወይም ቅዱስ ዮሐንስ፣ መስቀል፣ ገና፣ ፋሲካ የተለያዩ በዓላት አሉና ቤተሰቦቼ ጋር በመሆን ነው የማከብረው

ቀልድ በጣም አሪፍ ነገር ነው። ብዙን ጊዜ ቁም ነገር አዘል ሲሆን በጣም ደስ ይላል። እንዲሁም ደግሞ ከጓደኞች ጋር ለየት ያለ ጊዜ ለማሳለፍ። ቀልድ መቀላለድ መነጋገር አሪፍ ነው ብዬ አስባለሁ። ምክንያቱም ከጓደኞችህ ጋር ያለህን ቅርበት ከፍ ለማድረግ ቀልድ መናገር እወዳለሁ

ስራ በምንሰራበት ሰዓት በጣም አስፈላጊ ነገር ማድረግ መቻል አለብን። ይሄ አስፈላጊ ነገር ብዬ የማስበውም ሰዓትን ወይም የስራ ሰዓትን በአግባቡ መጠቀም ነው። እና የስራ ጊዜ በጣም አሪፍ የሚባል ነው። ምክንያቱም እኔ ጊዜም በአግባቡ የምጠቀም አይነት ሰው ነኝ። ይሄም ደግሞ በስራዬ ላይ ፈጣን ለውጥ እንዳመጣ ረድቶኛል

የጓሮ አትክልት መትከል በጣም አስፈላጊ ነው ምክንያቱም ለወደፊት የእለት ተእለት ጉርሳችንን ለማድረግ ሲባል ለኢኮኖሚ እንዲሁም ደግሞ ለተለያዩ ስራዎች ሲባል የጓሮ አትክልት ማልማት እንደ ቃሪያ ጎመን ቲማቲም አይነት ነገሮችን ወይም የጓሮ አትክልቶችን መትከል በጣም አስፈላጊ ነው

ቤት እንዴት ታስውባለህ? የሚለው በጣም አሪፍ ጥያቄ ይመስለኛል ምክንያቱም ለጤንነት ሲባል ብዙ ነገሮችን ማድረግ መቻል አለብን ከእነዚህ ነገሮች ውስጥ አንዱ ደግሞ ቤት በትክክል መያዝ ነው። ንጽህናውን መጠበቅ ከተለያዩ ሽታዎች ከተለያዩ መጥፎ ጠረኖች ቤታችንን መጠበቅ መቻል አለብን ምክንያቱም በእነሱ ዘንድ የሚመጡ በሽታዎች ስላሉ ቤትን በትክክል ማስዋብ መቻል አለብን።

ቀን ተቀን ወደፊት በምንኖርበት ሰዓት ላይ አስፈላጊ ነው ብዬ የማስበው አንድ ነገር አለ እሱም ደግሞ የልጅነት ፎቶአችንን የአሁኑ ፎቶአችንን በመነሳትና በመያዝ ለወደፊት ለሚደርስ ትውልድ ማሳየት በጣም አሪፍ ነው። ብዬ አስባለሁ እና ከአሁኑ የድሮ ፎቶዎችን ይይዛለሁ።

መልእክት መላኪያም ወይም ብዙ አይነት መተግበሪያዎች አሉ መልእክት ምንላላክባቸው ማለት ነው። ከእነዚህም ውስጥ ቴሌግራም ዋትሳፕ ኢሜል ፌስቡክ የተለያዩ መተግበሪያዎች አሉ። ነገር ግን ከእነዚህም ውስጥ ይበልጥ እኔ የምጠቀመው ቴሌግራም እና ዋትሳፕ ነው። ምክንያቱም በጣም ምቹ ስለሆኑ

ጤንነት እስከተጠበቀ ድረስ በእግር መሄድ ይንታል ከባድ ሚባል ነገር አይደለም ምክንያቱም የተለያዩ ስፖርቶችን በመስራት ራሳችንን በማዳበር ጤንነታችንን መጠበቅ የመጀመሪያው ተግባር ሆኖ በእግር ደግሞ ምን ያህል ርቀት ትሄዳለህ እሚለው ጥያቄ ብዙ ርቀት መሄድ እችላለሁ በኪሎሜትሮች በሜትሮች መጓዝ እችላለሁ።

ረሃብ በሚኖርበት ሰዓት የቀረ ምግብ መመገብ ይሄን ታህል አስከፊ ነው ብዬ አላስብም። ምክንያቱም ካለው ከምግብ አኳያ ምግብ እጥረት ያለባቸው አካባቢዎች አሉ። እና ከእነዚህ መሃል ደግሞ የቀረው ወይም የተረፈ ምግብ መመገብ ይህን ተህል ከባድ ነው ብዬ አላስብም። ምክንያቱም ምግብ ሊኖር ላይኖር ይችላል ስለዚህ የቀረ ምግብ እበላለሁ

በጣም ብርድ በሚሆንበት ቀዝቃዛ በሚሆንበት ሰዓት ላይ ሙቀት ፍለጋ የማይደረግ ትግል አይኖርም ብዬ አስባለሁ ልብስ መደራረብ አለ እሳት ማንደድ። እንዲሁም የተለያዩ ሙቀት መፈለጊያ መፈለጊያ ነገሮችን ማድረግ አለ። ከእነዚህም ውስጥ እሳት ማንደድ አሪፍ ነው እና እኔ ደግሞ እሳት ማንደድ እችላለሁ።

ብዙ መጓጓዣ የሚሆኑ የትራንስፖርት መሳሪያዎች አሉ ከእነዚህም ውስጥ ብስክሌት መኪና ሞተር ሳይክል እንዲሁም ደግሞ የተለያዩ ባቡር አውሮፕላን የተለያዩ ነገሮች አሉ ለመጓጓዣነት የሚሆኑ። ከእነዚህም ውስጥ ደግሞ ማህበረሰብ በብዛት የሚጠቀመው ብስክሌትን ነው። እና እኔም ደግሞ በበኩሌ ብስክሌት እጋልባለሁ መጋለብም እወዳለሁ

የእቃ ቁጥጥር ማድረግ በጣም አስፈላጊ ነገር ነው ምክንያቱም የእቃ ቁጥጥር ካላደረግን በተለያዩ በምንሰራቸው ስራዎች እንዲሁም በድርጅቶች ውስጥ የእቃ ቁጥጥር ማድረግ አስፈላጊ ነው። ምክንያቱም ሊጠፉና ለወደፊት ደግሞ በዛ በነዛ እቃዎች ላይ ልንቸገር እንችላለ፤ ስለዚህ የእቃ ቁጥጥር ብዙን ጊዜ አደርጋለሁ።

ገበያ ማለት የተለያዩ እቃዎችን ሊሆን ይችላል ሸቀጦችን ሊሆን ይችላል የምንገበያይበት ወይም የምንሸጥበት ወይም ደግሞ የምንገዛበት ቦታ ነው እና ይሄ ማለት ደግሞ ብዙን ጊዜ የለት ተእለት ጉርሳችንን ለማግኘት ሲባል ወደ ገበያ ብዙን ጊዜ እንሄዳለን እና እኔ ወደ ገበያ ብዙ ጊዜ እሄዳለሁ።

ኢትዮጵያ ውስጥ ብዙ በዓላት ይከበራሉ ያው እንደ የሃይማኖቱ ማለት ነው በሙስሊም አለ ነገር ግን አዲስ አመትን ሙስሊምም ክርስቲያንም አንድ ላይ ሆነን ነው የምናከብረው፤ ምክንያቱም አዲስ አመት ማለት የዘመን መለወጫ ስለሆነ እና ደግሞ በኢትዮጵያ አዲስ አመት ሲከበር በጣም በባህላዊ ልብሶች ባህላዊ በሆነ ነገር አሸብርቆ ነው የሚከበረው።

ኢትዮጵያ በባህልና ወግ የተሞላች ሀገር ነች ምክንያቱም ይህ ባህሎቿ እነዚህ ባህሎቿ ናቸው እስካሁን ጸንታ እንድትቆይ ያደረጓት። ከእነዚህም ባህሎች መሃል ደግሞ ግጭቶችን ማስተካከል ወይም ደግሞ እርቅ ማውረድ የሚለው በጣም አስፈላጊውና ዋነኛው ነገር ነው። እና እኔም ደግሞ ግጭቶችን ብዙውን ጊዜ አስተካክዬ አቃለሁ እናም ደግሞ ማስተካከል እችላለሁ

አሁን ካለንበት ህይወት ለወደፊት ከምንኖረው ለመሸጋገር በጣም አስፈላጊ ነገር አለ ምክንያቱም ከአሁኑ የሆነ ነገር ይዘን ወደፊት ማሻገር መቻል አለብን። ምክንያቱም ለምሳሌ ፎቶ በማንሳት ሊሆን ይችላል የአካባቢያችንን ፎቶ በማንሳት የልጅነታችንን ፎቶ በማንሳት ለወደፊት ለትውስታ የሚሆን አይነት ለማድረግ ፎቶ ማንሳት እወዳለሁ

የስራ ጊዜ ገደብ ማስተካከል አሪፍ ነገር ነው። ምክንያቱም ደግሞ ያው በምንሰራው ስራ ላይ ሌላ ተጨማሪ የሆነ ጉዳይ ሊግገጥመን ይችላል። እና በዚህ ምክንያት የስራ ገደብ ማስተካከል ለኔ እንዲሁም ደግሞ ለጓደኞቼ አብረውኝ ለሚሰሩት በጣም አስፈላጊ ነገር ነው። ስለዚህ የስራ ገደብ ጊዜ አስተካክላለሁ

ለምግብነት ከሚውሉ ነገሮች መሃል ብዙ ነገሮች አሉ ፍራፍሬዎች አሉ አትክልቶች የተለያዩ ለመግብነት የሚውሉ አዝእርቶች አሉ። ጥራጥሬዎች እና ከእነዚህ ውስጥ ፍራፍሬ የምወደው ፍራፍሬ ማንጎ በጣም ያስደስተኛል። ምክንያቱም በጣም የሚጣፍጥ ስለሆነ

በመሬት ላይ መቀመጥ ትወዳለህ? አዎ እወዳለሁ። ምክንያቱም የተለያዩ ቦታዎች ላይ በምንሄድበት ለመዝናናት በምንሄድበት ሰዓት ለምሳሌ ይሆነ አረንጓዴ ቦታ በሳር በአበቦች የተሞላ ቦታ ላይ። መሬት ላይ ተቀምጦ ጊዜ ማሳለፍ በጣም ያስደስታል በጣም ነው መንፈስ የሚያረካው ስለዚህ። መሬት ላይ መቀመጥ እወዳለሁ

አሁን የምንሰራው ስራ በተለያዩ ጉዳዮች ላይመቸን ወይም ደግሞ ሊፈርስብን ይችላል። ምክንያቱም በተለያዩ ጉዳዮች መጥፎም ይሁኑ ጥሩ የተለያዩ ነገሮችን ማመቻቸት መቻል አለብን። እና እኔ ደግሞ አዳዲስ የስራ ግንኙነቶችን መፍጠር አለብኝ። ምክንያቱም አዲስ ነገር መፈለግ እስካለ ድረስ አዲስ የስራ ግንኙነት መፍጠር አለ ስለዚህ አዳዲስ የስራ ግንኙነቶችን እፈጥራለሁ

በእንጨት እሳት ማብሰል በጣም የተለመደ ነገር ነው። ምክንያቱም ደግሞ ከዚህ ያለው በኤሌክትሪክ ማብሰል በጣም ወጪ የሚያበዛ ስለሆነ በእንጨት እሳት ማብሰል በጣም ወጪ ቆጣቢ ነው። እና ደግሞ ያው ካለውም አቅርቦት አንፃር የኤሌክትሪክ አቅርቦት ብዙን ጊዜ ስለማይኖር በእንጨት ማብሰል አውቃለሁ

ከስራ ሰዓት በኋላ የምሰራበት ወይም ደግሞ የማልሰራበት ሁኔታዎች። አሉ ምክንያት የተለያየ ጉዳዮች ሊፈጠሩ ይችላሉ ከእነዚህም ውስጥ የሆኑ ችግሮች ሊኖሩ ይችላሉ ድካም። እና ደግሞ የሆነ መተኛት በሚያስፈልገን ሰዓት ምክንያቱም ማረፍ መቻል አለብን። እና በ ከስራ ሰዓት በኋላ ላልሰራ እችላለሁ ነገር ግን በሚመቸኝ ሰዓት እሰራለሁ

እንቅልፍ አሪፍ ነገር ነው ራስን ወይም ደግሞ መንፈስን ለማደስ በጣም አስፈላጊ ነገር ነው። እንቅልፍ መተኛት ወይም ደግሞ በጣም እረፍት ማድረግ አስፈላጊ ነገር ነው። እና በምን ሰዓት ትነሳለህ ለሚለው ጥያቄ የምንነሳበት ሰዓት? ያው እረፍት እስከተሰማኝ ድረስ ልቆይ እችላለሁ ወይም ደግሞ እነሳለሁ። ነገር ግን ብዙን ጊዜ ከእንቅልፍ የምንነሳው ጠዋት። ሁለት ሰዓት ወይም አንድ ሰዓት ተኩል ነው

ሰላምታ ማድረግ ብዙን ጊዜ ሰላም በሆነ ሀገር ላይ የተለመደ ነው። ምክንያቱም ከጓደኛ ጋር ከቤተሰብ ጋር እንዲሁም ከተለያዩ ከማህበረሰቡ ሰዎች ጋር። ሰላምታ መለወጥ አሪፍ ነው ብዬ አስባለሁ ምክንያቱም ሰላም ስለሚፈጥር። እና ከእነዚህ ሰላምታዎች ውስጥ ደግሞ አንዱ በእጅ መጨባበጥ በጣም አሪፍ ነው። እናም እወዳለሁ

ጉዞ ማድረግ ከሚሰጣቸው ጥቅሞች አንፃር በጣም ብዙ ናቸው። ከእነዚህም ውስጥ ራስን ለማደስ ራስን ወይም መንፈስን ለማደስ ለመዝናናት ሊሆን ይችላል። ለገቢ ምንጭ ለማግኘት ሊሆን ይችላል። በብዙ ሁኔታ ልንጓዝ እንችላለን። እና እኔ በይበልጥ ተጉዤ የማውቀው ወደ ባህር ዳር ጣና ሀይቅ እጓዛለሁ

ብዙ አይነት ገንቢ የሚባሉ ምግቦች አ፤ ከእነዚህ ውስጥ ገንፎ አንዱ ነው፤ ምክንያቱም ደግሞ በጣም ከሚሰጠው ጥቅም አንፃር ገንፎ መብላት በጣም አሪፍ ነው ገንፎ መብላት በጣም ያስደስተኛል፤ የሚሰጠው ጥቅም ብዙ ስለሆነ እኔ ደግሞ ጥቅም ፈላጊ ነኝ እና ከእነዚህም ውስጥ ደግሞ ገንፎ መብላት በጣም አሪፍ ነገር ነው።

ቃል ማለት አንድ ሰው ይሄን ካደረግህ ይሄን አደርግልሃለው ይሄን ካላደረግህ ይሄን አላደርግልህም ብሎ የሚሰጠው መግለጫ ነው። እና ይሄ ማለት ደግሞ ቃልን ከገባነው አንፃር መጠበቅ አስፈላጊ ነው ብዬ አስባለሁ። እና ከዚህም የተነሳ ደግሞ ቃሌን እጠብቃለሁኝ። ምክንያቱም ቃል መጠበቅ አስፈላጊ ስለሆነ

ጽም ታቆያለህ የሚለው ጥያቄ ለኔ የሚሆን ይመስለኛል ምክንያቱም ያው ጽም ያለው ሰው ጽም ያለለ የሌለው ሰው አለና። ጽም ታቆያለህ የሚለው ደግሞ ብዙን ጊዜ ጽም በጣም ሲያድግ ያስጠላል። ምክንያቱም ከውበት አንፃር ውበትን በጣም እንዲያስጠላ ያደርጋልና ጽም አላቆይም

ወደ መነፈሻ ጊዜ የምሄደው ብዙ ጊዜ እሄዳለሁ ምክንያቱም ራሴን ለማዝናናት የተለያዩ ስራዎችንም ለመስራት ለምሳሌ የተለያዩ ኦንላይን ስራዎችን በኮምፒውተር በመተግበሪያዎች ለመስራት ጸጥ ያለና መናፈሻ ቦታ ይመረጣል። እና ለዚህ ለዚህ አገልግሎት ወደ መናፍሻ ቦታ ብዙ ጊዜ እሄዳለሁ

ልብስ ማለት ያው እርቃናችንን እንዳንሆን ለሰው መፋረጃ እንዳንሆን ስንል የምንለብሰው ከላይ ከቆዳችን በተለየ የምንደርበው አይነት ነገር ነው እና ከዚህ ውስጥ ደግሞ ይሄ ነገር ልብስ ይባላል እና እኔ የሚመች አይነት ልብስ ቀለል ያለ ለሙቀት የሚሆን ምክንያቱም አሁን ወሩ ሙቃት ስለሆነ ሙቃት ቦታ ለመሆን እንዲመች ተደርጎ የተሰራ ልብስ ደስ ይለኛል

የሰው ልጅ ራሱን ለማዝናናት የተለያዩ ነገሮችን ይጠቀማል። ለምሳሌ ያው መጥፎም ቢሆን ወደ ሱስ ይገባል። ጫት፣ ሲጋራ ምናምን ይጠቀማል ነገር ግን አንዳንድ ሰው ደግሞ ቀለል ባለ ነገር ቡና፣ ሻይ በመጠቀም ራሱን ያዝናናል። እኔም ከእነዚህ ሰዎች ውስጥ አንዱ ነኝ ምክንያቱም ቡና ወይም ሻይን ተጠቅሜ ራሴን አዝናናለሁ። ነገር ግን ለአሁኑ የምመርጠው ቡና ነው።

አይስክሬም እኛ አካባቢ ብዙን ጊዜ አይዘወትርም ነገር ግን በቴሌቪዥን መስኮት በተለያዩ በሶሻል ሚዲያዎች ሲጠቀሙት እናያለን። ምክንያቱም ደግሞ ከእኛ አካባቢ የማንጠቀምበት ምክንያት አብዛኛውን ማህበረሰብ በባህላዊ መንገድ የሚተዳደር ስለሆነ። ባህላዊ ምግቦችን ነው የምንጠቀመው። ስለዚህ አይስክሬም ይሄንታህል አልወድም።

በህይወታችን በጣም የሚያስፈልጉን ብዙ ነገሮች አሉ ከእነዚህም መሃል ደግሞ የተለያዩ የምንገዛቸው ነገር ከምንሸጣቸው ይልቅ የምንገዛቸው ነገሮች ይበራከታሉ። ስለዚህ እነዚህ ሚገዙት ደግሞ በብዙ ቦታዎች ላይ ይገኛሉ በመስመር ላይ በሱቆች በተለያዩ ሱፐር ማርኬቶች ይገኛሉ። ነገር ግን እኔ አብዛኛውን ጊዜ ለመዝናናት በመውጣበት ሰዓት በመስመር ላይ ያሉ ነገሮችን ገዝቼ አውቃለሁ እጠቀማለሁ

በስራ ስንት ጥሪ ታደርጋለህ የሚለው? ለኔ ይሄን ተራ አሳሳቢ አይደለም ምክንያቱም ደግሞ ያው አሁን ይሄን ታህል የሚባል በጣም ጠንካራ የሚባል ስራ የለኝም። ያው ከትምህርቴ ጎን ለጎን የሚሰራ ቀለል ያለ ስራ ስለሆነ ይሄን ታህል ደግሞ። በስራ ላይ ስንት ጥሪ ስንት ጥሪ ታደርጋለህ የሚለው ጥያቄ። አስፈላጊ ነው ብዬ አላስብም ያው ለኔ ማለት ነው። ነገር ግን በተለያዩ ሰዎች ዘንድ ጥሪ የስራ ጥሪ ብዙ ጊዜ ይደረጋል

ሶሻል ሚዲያን የተለያዩ ሶሻል ሚዲያዎችን ለምሳሌ ቴሌግራም ዋትሳፕ ፌስቡክ እንዲሁም ደግሞ ዩቲዩብ የመሳሰሉ መተግበሪያዎችን ለመጠቀም ብዙን ጊዜ ያው እንደሚባለው ኮምፒውተር ላፕቶፕ እና ስልክ ይመረጣል። እኔ የምጠቀመው ስልክ ነው ምክንያቱም ላፕቶፕ እና ኮምፒውተር ስለሌለኝ

በዘመናዊ አለም ብዙን ጊዜ የምንጠቀማቸው ነገሮች አሉ ከእነዚህም ውስጥ ኢንተርኔት አንዱ ነው። ኢንተርኔት ደግሞ የምንጠቀምበት ምክንያት በተለያዩ መተግበሪያዎች በሶሻል ሚዲያዎች የተለያዩ መረጃዎችን ለማግኘት የተለያዩ ጥቅማ ጥቅሞችን ለማግኘት ስንል ኢንተርኔት እንጠቀማለን። ስለዚህ አሁን እኔ የምጠቀመው ኢንተርኔት ዋይፋይ ሳይሆን የስልክ ኢንተርኔት ያው ከኢትዮ ቴሌኮም እየገዛን ነው የምንጠቀመው

ምሳሌያዊ ንግግሮች በጣም እውቀት የሚገበይባቸው ንግግሮች አንዱ ነው። በዘልማድ ወይም ደግሞ በዘፈቀደ የሚነገር ንግግር አለ ልክ ሁሌም ማንኛውም ሰው ከጓደኛው ጋር ሰላምታ ሲቀያየር የሚነጋገረው ንግግር ማለት ነው። ነገር ግን የምሳሌያዊ ንግግር በጣም ይመቸኛል። ከእነዚህም ውስጥ አንዱ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚለው እኔ የማውቀውና የምወደው አባባል ነው

ገበያ ምን? ይሄንባቸው ብዙ ቀናት አሉ ከእነዚህም ውስጥ በእኛ አካባቢ በጣም የተለመዱ የገበያ ቀናት አሉ። እነዚህሙ ሰኞ ሀሙስ እንዲሁም ደግሞ ቅዳሜ ያው በሳምንት ሶስት ቀን ለገበያ ክፍት ይሆናሉ። እና እኔ ገበያ የምሄድባቸው ቀናት። ይህንታል ብዙ ባይባሉም የተወሰኑ ናቸው ምክንያቱም ይሄ ነው ብዬ መናገር አልችልም

ሌሎች በተቸገሩበት ሰዓት መርዳት በጣም ጥሩ ነገር ነው ምክንያቱም ሰውን በረዳን ቁጥር የራሳችን ርህራሄ እየጨመረ ለሰው አዛኝነታችን እየጨመረ ይሄዳል። ሰዎችን በምረዳበት ሰዓት ደግሞ ራሳችንን እናዝናናለን ምክንያቱም አንደኛ ያው ከእምነታችን ከሀጥያት ምናምን ከመባሉ በተጨማሪ ሰዎችን መርዳት በጣም የሚያስደስትና መንፈስን የሚያረካ ተግባር

ስልክ ማለት ከአንድ ቦታ ወደ ሌላ ቦታ በአየር አማካኝነት ድምጽ የምንቀያየርበት መልእክት የምንቀያየርበት መሳሪያ ነው። እና ስልክ ደግሞ ብዙ አይነት አለ ቴክኖ ስልክ አይፎን አይቴል እንዲሁም ደግሞ ሳምሰንግ ስልኮች አሉ። ነገር ግን እኔ የምጠቀመው ስልክ ሳምሰንግን እመርጣለሁ። ምክንያቱም አሪፍ ፕሮሰሰሮች አሉት

ብዙ ድምጾች ብዙ አይነት ድምጾች የሚሰሙበት ሰዓት በአብዛኛውን ጊዜ ያው ቀን አለ ነገር ግን ለየት ያለ ድምጽ የምንሰማበት ማታ ነው። እና ማታ ላይ ብዙ አይነት ድምጾች እንሰማለን የተለያዩ እንስሳት የተለያዩ አዋፋት። አዋፋት ድምፆችን እንሰማለን ሌሊት ሌሊት ለምሳሌ የጅብ ድምጽ እንሰማለን

የይለፍ ቃል ወይም ደግሞ ፓስወርድ መጠበቅ በጣም አሪፍ ነገር ነው። ምክንያቱም ደግሞ በተለያዩ ሶሻል ሚዲያዎች ሎጊን አድርገን የምንገባባቸው የይለፍ ቃሎች በጣም ስለሚያስፈልጉን። የለፍ ቃልን መጠበቅ በጣም አሪፍ ነው። ምክንያቱም የራሳችንን ደህንነት አሳልፈን መስጠት ስለማንፈልግ የላፍ ቃልን መጠበቅ አሪፍ ነውና እኔም እጠብቃለሁ

ለምን ያህል ጊዜ በዚህ ስራ ሰርተሃል የሚለው ጥያቄ? ለኔ ለመጀመሪያ ጊዜ ነው የምሰራው። ምክንያቱም ስልጠናውን የወሰድኩት አሁን ነው። ስልጠና መውሰድ አለብን እና በዚህ ስራ ላይ ስንሰማራ በኦንላይን ስራዎች። ስንሰማራ በጣም መጠንቀቅ ያለብን ነገር አለ። እና እኔ ይሄን ስራ ስጀምር ለመጀመሪያ ጊዜዬ ነው

የትንኝ መረብ የሚባለውን ነገር እኔ በበኩሌ እዚህ በፊትም ሰምቼውም ማላውቅ ቃል ነው። ምክንያቱም ደግሞ ያው እኛ አካባቢ በተግባር ላይ አይውልም ወይም አገልግሎት አይሰጥም። ምክንያቱም ትንኝ ማለት በጣም በሽታ ሊያመጡ የሚችሉ ነፍሳት መሃል አንዱ ነው። ስለዚህ የትንኝ መረብ አላውቅም ተጠቅሜም አላውቅም

ቋንቋ ማለት አንድ ብሄር ከሌላው ብሄር ጋር የምንገባባበት ነገር ነው። ስለዚህ እኔ ስንት አይነት ቋንቋ ትችላለህ ለሚለው። እንግሊዘኛ በጣም በትንሹም ቢሆን የተወሰነ እችላለሁ ነገር ግን በተፈጥሮዬ ወይም ስወለድ ይዤው የተወለድኩት ቋንቋ አማርኛ ነው። አማርኛ ቋንቋ በትክክል እናገራለሁ

የሰው ልጅ በብዙ ችግሮች የተጠመደ ነው እና ከእነዚህ ችግሮች ለመላቀቅ ደግሞ ማሰላሰል አለበት። ማንሰላሰል ማለት የሆነ የራሱን የቻለ ተግባር ነው። የሆነ ስለወደፊት ስላደረግነው ስላሰብነው ነገር የሆነ ማሰብ እንደማለት ነው። እና ማንሰላሰል ታደርጋለህ የሚለው አዎ አደርጋለሁ

ይህ አሁን ያለንበት ሰዓቱ በጣም በቴክኖሎጂ የረቀቀ ሰዓት ነው። በመጠኑም ቢሆን ያው እኛ አካባቢ ኢንተርኔት የተለመደ ባይሆንም ነገር ግን በስልክ ገንዘብ መላክ በጣም የተለመደ ነገር ነው። ምክንያቱም በሞባይል ባንቺንግ ከአንድ ባንክ ወደ ሌላ ባንክ ወይም ደግሞ ከራስህ ወደ ሌላ ሰው ገንዘብ እልካለሁኝ ምክንያቱም ይሄ ዘመናዊነት ስለ ሆነ ስራን ለማቀላጠፍ ይረዳን

ስራ መስራት በጣም አስደሳች ነገር ነው ነገር ግን እዛው ስራ ስንሰራ ጥራት መኖር አለበት። ጥራት ያለው ስራ ደግሞ ማቅረብ የሚችል በጣም የተወሰነ ሰው ነው ምክንያቱም ደግሞ የስራን ባህሪ ማወቅ መረዳት የሚችል ስለዚህ እኔ ጥራት ያለው ስራ ማቅረብ እችላለሁ ለማለት ነው። አመሰግናለሁ

አካባቢን መውደድ እንደ ሰው ሁኔታ ይለያያል ምክንያቱም አንዳንድ አካባቢ በጣም የሚያስጠላ የተለያዩ ረብሻዎች ጦርነቶች የሞሉበት አካባቢ ሊሆን ይችላል። ነገር ግን እኔ ያለሁበት አካባቢ ያው ብዙም ባይሆን የተወሰነ ያህል የእርስ በእርስ ግጭት ስላለ ያሁን ያለሁበትም ሁኔታ በአሁኑ ሁኔታ አልወደውም

ስራ በምሰራበት ሰዓት ብዙ አይነት ቅሬታዎች ሊቀርቡብህ ይችላሉ። ስራው አልተመቸንም የደሞዝ ጭማሪ የተለያየ ነገር ሊሉህ ይችላሉ። እናም ቅሬታዎችን በአግባቡ ማስተናገድ መቻል አለብህ ምክንያቱም ቅሬታዎችን በአግባቡ ካላስተናገድን የስራ መለወጥ ወይም ደግሞ ትርፋማ ለመሆን ሊኖር ይችላል። ስለዚህ ቅሬታዎችን በትክክል አስተናግዳለሁ

ትንኞች ማለት የተለያዩ በራሪ አካላት ናቸው በጣም ትንንሽ ናቸው በመጠን ከተለያዩ ለምሳሌ ትንኞች ብዙአይነት ናቸው። የቆሻሻ ቦታ የሚውሉት ትንኞች አሉ የተለያዩ ጥቅሞች የሚሰጡት ትንኞች አሉ እና ትንኞች ደግሞ የሌሉበት አካባቢ የለም። ስለዚህ በእኛ አካባቢም አሉ

ዳቦ በጣም ለጤንነት አስፈላጊ ነው ብዬ አስባለሁ በተለይ ደግሞ ለህፃናት ለምግብነት ይውላል ብዙን ጊዜ ለቁርስ ለመክሰስ ሰዓት በትክክል የሚመገበው ዳቦ ነው። አብዛኛው ማህበረሰብ የሚመገበው ዳቦ ስለሆነ ምን አይነት ዳቦ ትወዳለህ? ለሚለው ደግሞ ያው በስንዴ የተዘጋጀ ዳቦ እወዳለሁ

በጎ አድራጎት ማለት ድርጅት ነው ብዬ አስባለሁ። ምክንያቱም የተለያዩ ድርጅቶች አሉ የበጎ አድራጎት የሚባሉ ወይም ቮለንታሪስት የሚባሉ የበጎ አድራጎት ተቋማት አሉ። እና እነዚህ በጎአድራጎት ተቋማት አሪፍ የሆነ ስራ ነው የሚሰሩት ምክንያቱም ለተጎዱ ማህበረሰቦቻችን ደራሽ ናቸው። ነገር ግን እኔ በበኩሌ የበጎ አድራጎት ስራ ሰርቼ አላውቅም

መታመም በጣም ጥሩ ያልሆነ ነገር ነው። ጥሩ ያልሆነ ነገር ስል ደግሞ በጣም የሚያስተላ ከስራ ገበታ ሊያፈናቅል የሚችል ክስተት ነው። ምክንያቱም አብዛኛው ማህበረሰብ ህመም ነክቶት ያቃል ስለዚህ ከስራ ስትታከም፥ ከስራ ስትታመም ከስራ ምን ያህል ትቆያለህ ለሚለው የምትቆይበት ሁኔታም አለ የማትቆይበት ሁኔታም አለ

አሁን በእኛ አካባቢ በጋ የሚባል ወቅት ነው እና ከፍተኛ የሙቀት መጠን ያለበት ሁኔታ ነው። ጠዋትና ማታ ደግሞ ከመጠን ያለፈ ቅዝቃዜ የሚስተዋልበት ሁኔታ ነው ያለው። እና በዚህ ወቅት ላይ ምን አይነት የሙቀት መጠን ትመርጣለህ ለሚለው? ከ አስራ አምስት እስከ ሃያ አምስት ዲግሪ ሴሊሸየስ ያለ የሙቀት መጠን ይመርጣል

ስራ ሰርተን ስንጨርስ ብዙ ጊዜ ማሳለፊያ መንገዶች ሊኖሩን ይገባል። ራሳችንን ስናዝናና ከስራችን ጎን ለጎን ደግሞ የትርፍ ሰዓት ሌላ አይነት የደሞዝ ጭማሪ ሊያስከትሉ የሚችሉ ብዙ አይነት ስራዎች። ሊኖሩ ስለሚችሉ ትርፍ ጊዜያችንን ከነዛ ላይ ልናሳልፍ እንችላለን።

የሰው ልጅ ሲባል፣ ያው በአምሳሉ ብዙ አይነት የሰው አይነት አለ። ኤ አጭር፣ ኤ ወፍራም፣ ኤ ረጅም፣ ኤ ረጅም፣ በጣም ቀጭን የሚባል ደግሞ አለ። ኤ እና! እኔ የምባለው መካከለኛ፣ በጣም ረጅም አልተባለው፣ በጣም አጭርም የማልባል ሰው ነኝ። በጣም ትተንሳለህ የሚለው ጥያቄ፣ በጣም ሳይሆን፣ በመጠኑ ረጅምም፣ አጭር ማልበል ሰው ነኝ።

ብዙ ሰነዶች ታዘጋጃለህ የሚለው ጥያቄ? አዎ ነው ብዙ ጊዜ ሰነዶችን ማዘጋጀት አለብን ምክንያቱም ሰነዶችን ባዘጋጀን ጊዜ ራሳችንን መተማመን ይጨምራል የተለያዩ ችግሮችን ደግሞ በቀላሉ ማንሳት ይቻላል። ችግራችን በቀላሉ መቀነስ ስለሚቻል ብዙ ሰነዶችን ማዘጋጀት አለብን

መተግበርያዎች ብዙ ጥቅሞች አሏቸው። ከእነዚህም ጥቅሞች መሃል የተለያዩ መረጃዎችን የምናገኝባቸው ለምሳሌ የቴሌግራም ዋትሳፕ እንዲሁም ደግሞ ፌስቡክ ዩቲዩብ ትዊተር የመሳሰሉ መተግበሪያዎች አውርደን ነው የምንጠቀመው ምክንያቱም ደግሞ እነዚህን ባወረድን ቁጥር መተግበሪያዎችን የሰራው ሰው እንዲጠቀም ያህል መተግበሪያዎችን አወርዳለሁ

ፎቶዎችን የምናስቀምጥበት ወይም የማስቀምጥበት ብዙ አይነት አማራጮች አሉ ነገር ግን ቀለል ያለና በአማራጩ ለየት ያለው ነገር ስልክ ላይ በሚሞሪ ማስቀመጥ ነው የሚሻለው ምክንያቱም ደግሞ በፈለግነው ሰዓት በፈለግነው ቦታ ላይ መጠቀም እንድትችል ስለሚያስችለን ነገር ግን ከዚህ በዘለለ የፎቶ አልበም አለ በዛ ማስቀመጥ ይቻላል።

እህል መፍጨት ታውቃለህ? ለሚለው መልሴ እህል መፍጨት አልችልም ወይም አላውቅም ነው ምክንያቱም እህል መፍጨት ለራሱ የሆነ ባለሙያ የሚሰጥ ተግባር ነው። ምክንያቱም ደግሞ ማንኛውም ሰው ማድረግ ስለማይችል ነው ምክንያቱም በእውቀት ነው የሚሰራው እውቀት መኖር መቻል አለበት ሙያ መኖር መቻል አለበት፣ ስለዚህ እህል መፍጨት አላውቅም።

ገበያ ማለት? በኛ አካባቢ ያው ስንተረጉመው ገበያ ማለት ልንገዛበት፤ ወይም ደግሞ ልንሸጥበት እና የተለያዩ እቃዎችን ልንለዋወጥበት የምንችለው ስፍራ ሊሆን ይችላል። ነገር ግን አሁን በዘመናዊ መልኩ በዲጂታል አቅራቦት መጥቷል። ነገር ግን የአካባቢያችን ገበያ በጣም አሪፍ የሚባል ነው።

ሽማግሌዎች ፈጣሪ የሰጠን ጸጋ ነው ማለት እንችላለን ምክንያቱም ሽማግሌዎች በሀገራችን ላይ እስካሉ ድረስ ሀገራችን ሰላም እንዲኖር በጸሎታቸው የሚያስቡን እነሱ ናቸው። እና ኢቭን ሌላው ይቅርና። በመንገድ ላይ ስናገኛቸው እንኳን ቆርጠን ማለፍ አንችልም። ምክንያቱም ሽማግሌዎች በእኛ አካባቢ ክብር አላቸው እና ሽማግሌዎችን በጣም ነው የማከብራቸው

ዜና መስማት ወይም ደግሞ ዜናዎችን ማየት በጣም አስፈላጊ ነገር ነው። ምክንያቱም አሁን ካለንበት ጊዜ አኳያ በዚህ በኢትዮጵያ ውስጥ የእርስ በእርስ ጦርነት እየተበራከተበት ጊዜ ነው። እና ዜናዎችን ከቴሌቪዥን ከራድዮ እንዲሁም ደግሞ ከተለያዩ ሶሻል ሚዲያዎች ዜናዎችን እናገኛለን

የሽያጭ ግቦች አሉህ? ለሚለው ጥያቄ የሽያጭ ግቦች ለኔ ሊኖሩኝ ይችላሉ ምክንያቱም ደግሞ የሆነ እቃ ልሸጥ እችላለሁ ሽጨም ስለማውቅ ነው እና የሽያጭ ግቦች ሊኖሩኝ ይገባል ምክንያቱም የሽያጭ ግቦች ከሌሉ የምትሸጠው ሁኔታ የምትሸጠውን ነገር ተጨባጭነት ላይኖረው ይችላል

ቅርጫት በጣም ጥቅም ያለው እቃ ነው። ምክንያቱም ቅርጫት ሲኖርህ ብዙ ነገሮችን ትይዝበታለህ። ምክንያቱም ለምሳሌ ወደ ገበያ በምትሄድበት ሰዓት የተለያዩ ሊበላሹ የሚችሉ ነገሮችን እንደ ድንች እንደ ቲማቲም ቃሪያ አይነት ነገሮችን ንፋስ እንዲገባው ለማድረግ ሲባል በቅርጫት እንይዛለን። ስለዚህ ቅርጫት አለኝ

ስልክ ብዙ አይነት የስልክ አይነት አለ። ያው የዘመናዊ ስልክ ብዙ አይነት ነው። ምክንያቱም አንዳንድ ስልክ ባትሪው ጠንካራ የሆነ ስልክ አለ አንዳንዱ ደግሞ ደካማ። ግን ሁሉም ነገር የሚወሰነው ከፕሮሰሰር ወይም ደግሞ ስልኩ ምን ያህል ያገለግላል የሚለው ነው። የኔ የስልኬ ባትሪ ቢያንስ በትንሹ ከሃያ አራት ሰዓት ያላነሰ ያገለግላል

መጠጥ መጠጣት አሪፍ ነው ብዬ አስባለሁ ምክንያቱም መጠጥ ብዙ ጥቅሞች ይሰጣሉ ነገር ግን መጠጥ ብዙ አይነት መጠጥ አለ ሊጎዳም የሚችል ሊያሰክርም የሚችል መጠጥ አለ። በሌላ መልኩ ደግሞ ሊጠቅም ሰውነት የሚገነባ መጠጥ አለ። ስለዚህ እኛ የሚጠቅመንን ወይም ሰውነታችን ሊገነባን የሚችልን መጠጥ መርጠን መጠጣት አለብን። ከዚህም የተነሳ እኔ አብዝቼ ሰውነቴን ይገነባልኛል ብዬ የማስበው መጠጥ ጁስ ነው። ጁስ መጠጣት እወዳለሁ

እድል በህይወት ውጣ ውረድህ ውስጥ በጣም አስፈላጊ ነገር ነው። እድል አሪፍ ነው። ብዬ የማስበው ለምሳሌ በሎተሪ በተለያዩ እጣዎች በሚወጡበት ሰዓት ላይ እድል ያስፈልጋል ብዬ አስባለሁ። ምክንያቱም በብዛት የሆነ ስለሆነ የሚመታ በጣላይ ወይም በሎተሪ ላይ እድል መኖር አለበት። እና አልፎ አልፎ ለኔም ይሄ እድል ተሳክቶልኝ ያቃል

ቡና መፍጨት ታውቃለህ ለሚለው ጥያቄ? ቡና መፍጨት አዎ አውቃለሁኝ ምክንያቱም ደግሞ ቡና ማለት ሌት ቀን ተቀን የምንጠጣው የዘወትር የምንጠጣው ነገር ነው። ምክንያቱም ብዙውን ጊዜ አብዛኛው ህዝብ ቡና ሳይጠጣ መዋል አልችልም ብለው ያስባሉ። ስለዚህ ደግሞ ቡና በየቀኑ መጠጣት አለ ስለዚህ ቡና መፍጨት አውቃለሁ

ከአለቃ ጋር ያለው ግንኙነት በጣም አሪፍ የሚባል ነው። ምክንያቱም በስራ ሁኔታ ስራ በምንሰራበት ሁኔታ ከአለቃ ጋር ጥሩ የሚባል ግንኙነት ከሌለ ከስራ ልንስተጓጎል እንችላለን ክፍያ ላናገኝ እንችላለን። ስለዚህ ከአለቆቻችን ጋር ወይም ደግሞ ከስራ ባልደረቦቻችን ጋር ጥሩ የሆነ ግንኙነት መኖር አለበት። ስለዚህ እኔም ከአለቃዬ ጋር ጥሩ የሚባል ግንኙነት ነው አለኝ

ታሪክ በጣም የምወደው አይነት ነገር ነው ምክንያቱም ታሪክ መስማት በጣም ለህሊና አስደሳች ነገር ነው። ምክንያቱም ታላላቆቻችን አያቶቻችን ቅድመ አያቶቻችን ከዚህ በፊት የሰሩት ስለ ሀገር ስለ ሀገራቸው የሰሩት ታሪክ አለ። ያንን መስማት በጣም እወዳለሁ መንገርም በጣም ያስደስተኛል።

ነገሮችን በስርዓት ማስቀመጥ መቻል አለብን። ምክንያቱም በስርዓት የማናስቀምጣቸው ከሆነ ሊበላሹብን ይችላሉ። ብዙ አይነት ሊበላሹብን የሚችሉ ነገሮች አሉ ከእነዚህም ውስጥ። ለምሳሌ ቀለል አድርገን ስንየው ልብስ ልብስን በቀላሉ አጥፈን አስተካክለን የማናስቀምጠው ከሆነ ይበላሽብናል። ወይም ደግሞ ይቆሽሽብናል። ስለዚህ ልብሳችንን በስርዓት ማስቀመጥ አለብን

ዝናብ ሲዘንብ በጣም ያስደስተኛል ምክንያቱም ዝናብ ሲዘንብ በጣም ደስ የሚል ነገር አለው። በተለይ በገጠር አካባቢ አዝመራ አዝእርት የሚዘሩበት ወይም የሚበቅሉበት። ሁኔታ አለ ዝናብ ሲዘንብ በጣም ያስደስታል። ከዚህም በተጨማሪ ደግሞ ተፈጥሮአዊ ሁኔታው በጣም ወደ አረንጓዴነት ወደ አበባነት የሚቀየርበት ጊዜ ነው። ስለዚህ ዝናብ ሲዘንብ ደስ ይለኛል

ራስን ለማዝናናት ራስን ለማዳመጥ ከሚመከሩ ነገሮች ውስጥ አንዱ መዝሙር ማዳመጥ ወይም ደግሞ ሙዚቃ መስማት ነው። ከእነዚህም ውስጥ ደግሞ ሙዚቃ ብዙ አይነት አለ የፍቅር ሙዚቃ አለ ለሀገር የተዘፈነ አለ። የጦርነት ሙዚቃ አለ። መዝሙሮች አሉ እና ከእነዚህ ውስጥ ሙዚቃኒ የፍቅር ሙዚቃ በጣም ያስደስተኛል

የደንበኛ እርካታን ታስታውቃለህ ለሚለው ጥያቄ? አዎ ነው አሳውቃለሁ ወይ ምክንያቱም ደግሞ ደንበኞች እርካታ የማይሰጣቸው የምሰጣቸው አገልግሎት እርካታ የማይሰጣቸው ከሆነ። ችግር አለ ማለት ነው ምክንያቱም ለወደፊት ካለን የስራ እውቀት ሊስተጓጎልብን ይችላል። ስለዚህ የደንበኞችን እርካታ ማሳወቅ መቻል አለብን

እኔ የምጠቀመው ቦርሳ ቀለል ያለ በጀርባ ሊይዘው የምችል ብዙ ነገሮችን በትንሽ ቦታ መያዝ የሚችል ቦርሳ ደስ ይለኛል። ምክንያቱም ደግሞ በጣም ትልቅ ከሆነ ለእንቅስቃሴ ስለማይመች ለመጓዝም ለመራመድም ሊያስቸግር ስለሚችል እኔ የምጠቀመው ቦርሳ ቀለል ያለ በጀርባ የሚታዘል ቦርሳ ደስ ይለኛል

ማንቂያ ሰዓት አዎ እጠቀማለሁ። ብዙን ጊዜ ማታ ላይ ያው ሌላ ተደራቢ ስራ ስሰራ በማሽ በማመሽበት ሰዓት ጠዋት ላይ ለመነሳት እቸገራለሁ። ስለዚህ ማንቂያ እጠቀማለሁ እይ ማንቂያውን ሞልቼ እተኛለሁ። ማንቂያው ሰዓት ሲደርስ ይጮሃል በዛን ሰዓት እነሳለሁ ለስራዬም በሰአቱ እደርሳለሁ።

የቤት እንስሳት በጣም እወዳለሁ። ከቤት እንስሳዎች ውስጥ ደግሞ ከብት አለ ፍየል በግ በሬ አለ ላማ አለ በቅሎ የተለያዩ የቤት እንስሳቶች አሉ። ነገር ግን ፍየል በጣም ከእስሣዎቹ ሁሉ ለየት ያለች ናት። ምክንያቱም ደግሞ አንደኛ በአመጋግቧ ሰውን የምታዝናና አይነት እንስሳት ናት። ስለዚህ ፍየል አይቻለሁ

ማስተማር በጣም የምወደው አይነት ስራ ነው። ምክንያቱም ደግሞ እኔ የማውቀውን ነገር ሌሎች እንዲያውቁ ለማድረግ በጣም እጣጥራለሁ ስለዚህ ማስተማር በጣም እችላለሁ ማለት ይቻላል። ለሌሎችም ማስተማር በጣም እችላለሁ እወዳለሁም ምክንያቱም ደግሞ እኔ ብቻ አውቄው ሳይሆን ሌሎች ጓደኞቼም ከእኔ እውቀት ተምረው ብዙ ነገር እንዲፈጥሩ እንዲችሉ ማድረግ ስለሚያስደስተኝ

ጨው የሚወደድበት የማይወደድበት ሁኔታ ሊኖር ይችላል ምክንያቱም ደግሞ ጨው በብዛት ስንጠቀም ለተለያዩ ህመሞች ሊዳርገን ይችላል። ጨጓራ በሽታ ያለበት ሰው ጨው እንዲጠቀም አይመከርም። ነገር ግን ደግሞ ጨው ሳይበዛ በትንሹም ቢሆን መጠቀም ለአጥንት ጥሩ ነው ይባላል። ስለዚህ ጨው መጠቀም እወዳለሁ

ከጎረቤቶቼ ጋር ብዙ ጊዜ ጥሩ ጊዜያትን አሳልፌያለሁ ምክንያቱም ደግሞ ከጎረቤት ጋር ጥሩ መሆን አለብህ። ብዙ እርዳታዎች ሊረዱህ ይችላሉ ላንተ የሚጠቅሙ ነገሮችን ሊያደርጉ ይችላሉ። ስለዚህ ደግሞ ጎረቤት ጋር ጥሩ የሚባል ግንኙነት ከሌለህ አንተ ብዙን ጊዜ ተጎጅጠጂ ትሆናል። ስለዚህ ከጎረቤቶቼ ጋር ጥሩ የሚባል ግንኙነት አለኝ

እኔ ስራ መስራት በጣም እወዳለሁ ምክንያቱም ደግሞ ራሴን በራሴ ማስተዳደር ስለምንፈልግ ራሴን በራሴ አስተዳደርኩ ማለት ደግሞ ለወደፊት ምንም አይነት ችግር ሳይገጥመኝ ራሴን መምራት እችላለሁ። ስለዚህ ደግሞ ስራን ለመስራት ደግሞ አስፈላጊው ነገር ሰዓት ነው። በሰአት በአግባቡ መድረስ መቻል አለብን ስለዚህ እኔ በሰአት የምደርስ ሰው ነኝ

ደብዳቤ ማለት የተለያዩ መልእክቶችን የፍቅር አዘል መልእክቶችን የሀዘን መግለጫዎችን በወረቀት ላይ አስፍሮ ጽሁፍ ወይም መልእክት የምንላላክበት ዘዴ ነው። ነገር ግን ደብዳቤ አሁን ያለፍንበትንም ባህላዊ ዘዴ ነበር አያቶቻችን ሲጠቀሙት የነበር ነገር ግን ደብዳቤ መጻፍ ትችላለህ ወይም ደሞ ትወዳለህ ለሚለው ጥያቄ? አዎ እችላሎህ ወይም ደግሞ እወዳለው

ኢትዮጵያ ውስጥ ብዙ በዓል አለ። ከእነዚህም ውስጥ ደግሞ ገና ፋሲካ መስቀል በሙስሊም ረመዳን አረፋ ብዙ በዓሎች አሉ። እኔ ግን በይበልጥ የማስታውሰው በዓል የፋሲካ በዓል ነው። ምክንያቱም ደግሞ በሀገራችን ድምቅ ብሎ ስለሚከብር የፋሲካ በዓልን ሁሌም ቢሆን አስታውሰዋለሁ

ቀርቀሃ የተለያዩ የቤት እቃዎችን ለመስራት ወንበሮችን አልጋዎችን ለመስራት ያገለግላል። ዞሮም ደግሞ በገጠር አካባቢ ደግሞ ለአጥር በአዝመራ ላይ ከብት እንዳይገባ ለመከለያ ይጠቀሙበታል። ስለዚህ አርካ በአካባቢያችን ላይ ይበቅላል ያድጋል

በየትኛው እጅህ ትጽፋለህ የሚለው ጥያቄ? ለኔ እኔ የምጽፈው በቀኝ ነው ነገር ግን። በእጅ የሚጻፍ ጽሁፍ በብዙ አይነት ነገር ሊጻፍ ይችላል። ምክንያቱም ደግሞ አንደኛ ከቀለም አኳያ ከሁኔታዎች አኳያ። በግራ እጅ ሊጽፍ ይችላል በቀኝ እጅ ሊጽፍ ይችላል ነገር ግን እኔ በቀኝ እጅ ነው የምጽፈው።

ይቅርታ ማለት ለበደልነው ሰው ወይም ደግሞ ላስከፋነው ሰው ይቅር ወይም ደግሞ ይቅርታ አድርግልኝ የምንልበት መንገድ ነው። ስለዚህ ይቅርታ መጠየቅ ከባድ ነው ብዬ አላስብም። ይቅርታ መጠየቅ ቀላል ነው እና ደግሞ ይቅርታ መጠየቅ ጥቅም ስላለው ጓደኞቻችን ወይም ወዳጆቻችን የበደልናቸው ነገር ካለ ይቅርታ እንድንል አሳስባለሁ

ቤተሰቤ በጣም አሪፍ የሚባሉ ናቸው። ደግ ሩህሩህ የሚባሉ ቤተሰቦች ናቸው። በገንዘብ አኳያም ጥሩ የሚባሉ ናቸው። ስለዚህ ደግሞ ስለ አስተዳደጌ በጣም ተንከባከበው ያሳደጉኝ ምርጥ ቤተሰብ ነው። ያለኝ። እናም ደግሞ ቤተሰቦቼን በጣም ነው የምወዳቸው በጣም ነው የማከብራቸው። ስለዚህ የቤተሰቦቸ ነገር ይሄን ይመስላል